ሙዚም መሄድ ትወዳለህ ወይ ነው? አዎ ያው እኔ በባህሪዬ ባህልን ተፈጥሮን እንደዚሁም ደግሞ ቅርስን በጣም ማደንቅ ሰው ስሆን ሙዚየም ላይ ደግሞ እነኚህን ሁሉ የያዘ ቦታ ሆኖ ስለሆነ የማገኘው ወደዛ መሄድ በጣም እወዳለሁኝ። አስታውሳለሁ ለመጀመሪያ ጊዜ ሙዚየም ሲሄድ እንደዚሁም ደግሞ ለመጀመሪያ ጊዜ ከአደኩበት አካባቢ ከክፍለ ሀገር መጥቼ ወደ አዲስ አበባ ከአባቴ ጋር የመጣሁበት ጊዜ ነበር። እና አምስት ኪሎ አዲስ አበባ ሙዚየም ይዞኝ መጥቶ እያንዳንዱን ነገር እያስረዳኝ እያንዳንዱን ነገር እያሳየኝ የተለያዩ የነገስታት አልባሳት አሉ። እንደዚሁም ደግሞ የጦር መሳሪያዎች ታሪካዊ ነገሮች ታሪካዊ ቅርሶች ብዙ ነገሮች ነበሩና። እንደዚሁ ደግሞ ያው ኢትዮጵያ በዋናነት የምትታወቅበት የሉሲ ቅሪታ አካል ነበርና እና ይሄንን ሁሉ ነገር ነበረ። የጎበኘሁበት እና መሄድ እወዳለሁኝ። አንዳንዴም ደግሞ መንፈሳዊ ቦታዎች ላይ የተለያዩ የቆዩ ገዳማት ላይ ሙዚየም ይኖራቸዋል ለምሳሌ በዩኒቨርሲቲ ተማሪ እያለሁኝ በዛን ቆይታዬ የተለያዩ ገዳማት አሉ ጣና ዙሪያ አሉና ወደ ሰባት የሚያክሉትን ጎብኝቻለሁኝ። እዛም የተለያዩ የነገስታት አልባሳት እንደዚሁም ደግሞ የድሮ የብራና መጽሐፍቶች መጽሐፊያዎቻቸው ታሪካዊ የሆኑ ከመንፈሳዊ ጋር የተያያዙ ሆነው ታሪካዊ ብዙ ቅርሶች አሉ እነሱን አይቻለሁኝ። የዩኒቨርሲቲ ተማሪ ያለው ከዛ በኋላ ደግሞ ወደ አዲስ አበባ በተመለስኩበት ሰዓት እንደዚሁ መንፈሳዊ ቦታዎች ላይ የቆዩ ቤተክርስቲያኖች ላይ በመሄድ የተለያዩ ታሪካዊ የሆኑ ቅርጻ ቅርጾችን እንደዚሁ ማየት ችያለሁ። ማለት ነው።

ምን አይነት ጥቅማ ጥቅሞች አሉ ነው? ያው ብዙ ጥቅማ ጥቅሞች አሉኝ እስከዛሬ እዚህ እድሜ እስክደርስ ድረስ የተማርኳቸው ብዙ አይነት ነገሮች አሉ። ከእነኚህም መካከል በመንፈሳዊ እውቀቴን በደንብ አዳብሬያለሁ ከዛን ባሻግር ደግሞ በአለማዊ ትምህርት መሃንዲስ ነኝ እንደዚሁም ደግሞ የልብስ ባለሙያ ነኝ የፋሽን ባለሙያ ነኝ። ከዛም ያለፈ ደግሞ ከአርቱ ደግሞ ስዕል እስላለሁኝ። እና ማንበብ በጣም ወደለሁኝ ረት ሰፊውን ጊዜም በማንበብ ነው የማሳልፈው። ብዙ አይነት ጥቅሞች አሉኝ ብዙ አይነት ክህሎቶች አሉኝ ጥሩ አመለካከት አለኝ። ጥሩ ፀባይ አለኝ ሰዎችን መምከር እንደዚሁም ደግሞ እንደየ ፀባያቸው መያዝ እወዳለሁኝ። እና ብዙ ጥሩ ጥቅሞች አሉኝ

የህዝብ ማመላለሻ ትጠቀማለህ ወይ ነው አዎ በሚገባ ያው የህዝብ ማመላለሻ አንዳንዴ ረጅም ርቀት ወይንም ደግሞ ወደ ክፍለ ሀገር መሄድ ሲኖርብኝ የምጠቀመው የህዝብ ማመላለሻ ነው። ይሄውም ደግሞ አንደኛ ያው በትንሽ ገንዘብ ማግኘት ስለምችል ነው ሁለተኛ ደግሞ ብዙውን ጊዜ ለረጅም ርቀት የሚዘጋጀው የመጓጓዣ መሳሪያ ብዙውን ጊዜ ትልቁ የህዝብ ማመላለሻ ነው የሚሆነው ስለዚህ እኔም ደግሞ እንደዚህ አይነት ሁኔታ ውስጥ በምሆንበት ሰዓት ላይ የምጠቀመው ትልቁን የህዝብ ማመላለሻ ነው።

ኢሜል ትጠቀማለህ ወይ ነው? አዎ በሚገባ ያው አሁን ላይ ያለሁበት ሁኔታ። ስራ ላይ ነው ያለሁት እና። ስራ ስንሰራ ደግሞ ከድርጅቶች ጋር ከደንበኞቻችን ጋር። የስራ ጉዳዮችን ለመላላክ ምንጠቀመው ኢሜል ነው በኢሜል አማካኝነት ነው መልእክት ምንላላከው። እንደዚሁም ደግሞ በራሴ የግል ህይወት ደግሞ። አዳዲስ ስራዎችን ሳመለክትም እንደዚሁ ሁልጊዜም በኢሜል ነው ማመለክተው። እንደዚሁም ደግሞ ፎርማል የሆኑ ጉዳዮችን። አንዳንድ ጠበቅ ያሉ ጉዳዮችንም እንደዚሁ በኢሜል አማካኝነት ነው ማመለክተው